ማዕድን ትጠቀማለህ ለሚለው ጥያቄ? ማዕድን ምን እንደሆነ በመጀመሪያ ያው የተፈጥሮ ሀብት ነው። እና ማዕድን አልጠቀምም። ማዕድን የሚጠቀም የራሴ የሆነ ጓደኛ አለኝ እኔ ግን ማዕድን አልጠቀምም። ይሄ ነው አመሰግናለሁ።

"የቪዲዮ ጥሪ ታደርጋለህ?" ለሚለው ጥያቄ አዎ የቪዲዮ ጥሪ አደርጋለሁ። በስራ ቦታ ከሚያጋጥሙኝ እንዲሁም በራሴ ከተለያዩ ሀገራት ካሉ የውጭ ሰዎች ጋር ንግግር ለማድረግ ትውውቅ ለማድረግ የቪዲዮ ጥሪ አደርጋለሁ። ለምሳሌ እንደ ቴሌግራም ያሉ አፕሊኬሽኖችን እንደ ኢሞ አይነቶችን የቪዲዮ ጥሪ አደርጋለሁ።

የስራ ጊዜዎ እንዴት ነው? ለሚለው የስራ ጊዜየ በጣም አሪፍ ነው። እና ከሰኞ እስከ አርብ ድረስ ከጠዋቱ ሁለት ሰዓት እስከ ምሽቱ አስራ አንድ ሰዓት ደረስ ነው። የስራ ጊዜየ እና በዚህ ጊዜ ውስጥ የማሳለፈው የስራ ጊዜ በጣም ያማረና ደስ የሚል ነው

ማንቂያ ሰዓት ትጠቀማለህ ወይ? ለሚለው ጥያቄ ማንቂያ ሰዓት አልጠቀምም። በተለምዶዬ የሆነ ሰዓት ላይ በዚህ ሰዓት መነሳት አለብኝ ብዬ ካሰብኩኝና ለአእምሮዬ ከነገርኩት እይምሮየ በዛን ሰዓት። እንድነቃ ያስገኛል። እና ማንቂያ ሰዓት አልጠቀምም

የቀን መቁጠሪያ ትጠቀማለህ ወይ? ለሚለው የቀን መቅጠሪያ አልጠቀም ያው በተለምዶ በአእምሮአችን በሀሳብ ነው እንጂ የቀን የምቆጥረው የቀን መቁጠሪያ በባህላዊ መንገድም ይሁን በምንም የቀን መቁጠሪያን አልጠቀምም ማለት ነው።

በስራ ቦታ ጓደኛ አለህ ወይ ለሚለው? አዎ በስራ ቦታ ጓደኛ አሉኝ። ብዙ አይነት ጓደኞች አሉኝ። እና የወንድም የሴትም ጓደኛ አሉኝ። ሁለቱም የሴትም የወንዱም ጓደኞቼ በጣም መልካም እና ጥሩ አሳቢ ናቸው። ለኔ

ምግብህን ለሌሎች ማካፈል ትወዳለህ? ለሚለው አዎ ለሌሎች ማካፈል እወዳለሁ። እንደውም ብቻዬን ስበላ በጣም ስለሚደብረኝ የምበላው ምግቤን ከጓደኞቼ እንዲሁም ከሌሎች ሰዎች ጋር ነውና። ምግቤን ማካፈል ለሌሎች እወዳለሁ

እህል መፍጨት ታውቃለህ ወይ? አዎ እህል መፍጨት አውቃለሁ። እህል ያው ወፍጮ ቤት ነው የሚፈጨው በማሽን ማለት ነው። ከዛ ባለፈ በባህላዊ መንገድ በድንጋይ በተዘጋጀ መፍጫ እህል ይፈጫል። በሁለቱ አፈጫጭ አውቃለሁ።

ሩዝ ትወዳለህ? አዎ ሩዝ እወዳለሁ። ሩዝ በካሮት ተደርጎ ተሰርቶ ሲቀርብ በጣም ነው ደስ የሚለኝ። ከዛ ባለፈ ሩዝ ከስጋ ጋር ተደርጎ ሲሰራ በጣም ነው የምወደው። ሩዝ የቻይና ምግብ ነው።

የምትመኘው ስራ ምንድን ነው? ለሚለው የምመኘው ስራ የራሴ የሆነ የፈጠራ ስራ ድህረ ገጽን መገንባት ያለብኝ ስራ በጣም ነው ደስ የሚለኝ። እና እንደዚህ የሙያ እጅ ሙያ አይነት ስራዎች በጣም ነው

ኢንተርኔት አለህ? አዎ ኢንተርኔት አለኝ አሁንም እየተጠቀምኩ ያለሁት በዛ ነው። እና ኢንተርኔት አለኝ። ኢንተርኔት ከአለም ህዝብ ጋር ግንኙነት እንድንፈጥር የሚያስችለን መሳሪያ ነውእ። ና ኢንተርኔት በጣም ጥሩ ነገር ነው።